ያው አሪፍ ጥያቄ ነው። ያው ከእኔ ጋር የሚያያዝ ጥያቄ ነው ብዬ አስባለሁ ጥያቄው ማለት ነው። ስለዚህ ልብሶችን በስነ ስርዓት የተቀመጠ ናቸው ይላል ጥያቄው ያው በሲሱም ቢሆን አዎ ብዬ ለመመለስ እችላለሁ። ግን የራሴን ሆኖ የራሴ ልብሶች በትክክሉ ነው የሚያስቀምጠው ግን ብዙም እንትን አላደርግም ምክንያቱም ያው ሌላ የሚያስተካክለው ሰው ስለሌለ ራሴ ነኝ የሚያስተካክለው። ስለዚህ በስነ ስርዓት ነው የማስቀምጠው በስነ ስርዓት የተቀመጡ ናቸው የኔ ልብስ ማለት ነው። ስለዚህ ብዙም አያስቸግርም ሌላ ሰውንም ማስቸገር አልፈልግም። ስለዚህ ያው ራሴ የማስቀምጠው ስላዛ ነው ብዙ እንትንም የለም። ያው በልብሶቹ በስነ ስርዓት የተቀመጠ እና የተቀመጡ ናቸው የሚል ጥያቄ? አዎ ናቸው። በስነ ስርዓት ነው የማስቀምጠው። ቴንኪው አመሰግናለሁ ቀጣይ እጠብቃለሁ። ቴንኪው ኦኬ

ያ በጣም አሪፍ ጥያቄ ነው። ጥያቄውን ለመመልስ እሞክራለሁ በቅድሚ አነባለሁ ጥያቄውን ሌሎችን ማበረታታት ትችላለህ ይላል ጥያቄው? አዎ እችላለሁ በጣም ነው እምፈልገው እንደዚህ አይነት ነገርም ደግሞ ማበረታታት ጥሩ ነው ብዬ አስባለሁ ለብዙ ሰው ማለት ነው። ብዙ ሰው የሆነ ነገር ለመሰራት አበረታታች የሆነ ፓርቲዎችን ወይም ሀሳቦችን ይፈልጋል። ስለዚህ እኔ በጣም አበራታታለሁ ብዙ ጊዜ አብዛኛም እማበረታታው ያው እሱ እሚፈልገውን ነገር እንዲያደርግ ነው። እማበረታታው። ያው የሚያስቅ አብዛኛው ጊዜ እኔ እንደዛ ጥሩ ካልሆነ ባታደርግ ይሻላል ብዬ ነው እምመክረው። ግን ማበረታት ባለበት ቦታ ላይ ያው አበረታታለው በጣም ብዙ ጊዜ ማለት ነው። ስለዚህ ያው ሌሎችንም ማበራታት ጥሩ ነው ብዬ አስባለሁ ለብዙ ሰው ማለት ነው። ሰው ምናልባት ራሱ ሞቲቭ አይኖረውም። ሞቲቭ እንዲሆን አደርጋለው። ምክንያቱም ደግሞ እንደዚህ አይነት ነገር ማድረግ ጥሩ ነው ብዬ አስባለሁ ለብዙ ሰው ስለዚህ ማበረታታት በጣም አሪፍ ነው ብዬ አስባለሁ። ቴንኪው እመሰግናለሁ

በጣም አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁኝ ጥያቄ ጥያቄውን በመጀመሪያ ቅድሚያ አነባለሁ ያው ጥያቄ በጣም አስቂኝ ነው። የምትወደው ቁጥር ስንት ነው ይላል? ያው እኔ ቁጥር ያው የፒዛቱን ነው እንጂ የምወደው ያ ብዙ ጊዜ ነው የምንለው መጽሐፍም ዝም የሚመቸው ቁጥር ስምንት ቁጥር ሆኖ ስምንት ቁጥር በጣም ለኔ ይመቸኛል በጣም የሚመቸኝም የመቸው ቁጥር በጣም አሪፍ ነው ብዬ የማስበው ቁጥር ስምንት ነው። ያው ጥያቄን እንዴት ምን ለማለት እንደፈለጉ ብዙም አልገባኝም። ግን ቁጥሩ ሁሌም የምወደው እኔ በምመልሰው እምወድ እመልሳለሁ በገባኝ ያው እኔ የምወደው ቁጥር ስምንት ቁጥር ነው ስምንት ቁጥርን በጣም እወዳለሁ። ያው ጥያቄውን በሲዞን ቢሆን መልሼያለሁ ብዬ አስባለሁ። ያው ሌሎችን ደግሞ ሌላ ጥያቄዎችን እጠብቃለሁ። ቀጣይ ያው ቴንኪው እመሰግናለሁ። ኦኬ አሪፍ

በጣም አሪፍ ጥያቄ ነው ጥያቄውን እቅድ በእቅድ አነባለው ስሜትን በፊት በፊት ላይ ታሳያለህ ይላል ጥያቄው አዎ አሳያለሁ። ያው ያው አንድ ሰው ምን በየሰው እንትንም ስለሆንኩ ያው ሁሉም ሰው ቢለያይ ስሜትን የግድ ያሳያል ብዬ አስባለሁ ብዙ ሰው ማለት ነው ስለዚህ እኔም እንደዛው ነኝ። ያው ስሜትን በፊት ላይ አሳያለሁ ብዙ ጊዜ በጣም ሲቆጣ ስናደድ ያው ስሜተን በፊት ላይ የመረዳት ይቻላል ማለት ነው። የኔን ወይ የኔ ስሜትን ማለት ነው። ስለዚህ ያው ብዙ ሰዎችም ትንሽ የሆነ ነገር ላይም ደስ ሲልም ሲቃሉ ስለዚህ በዛ በዛ በዛ የደስታንና ያው የሚያስትምህ ትንሽ የሚደብረው ነገርንም በዛም ማወቅ ይቻላል። ስለዚህ ያው በዚህ እንደዚህ ብዬ መመለስ እችላለሁ። ቴንኪው

አሪፍ ጥያቄ ነው አመሰግናለ። ያው ጥያቄውን በስሱም ቢሆን ለመመለስ እሞክራለሁ። ያው የጠየቃችሁን ጥያቄ ያው የኔ የኔ ጥያቄ ምን አይነት ጫማ ትወዳለ? ይላል ጥያቄው የኔ በጣም የምወደው ጫማ አብዛኛው ጊዜ ሸፈት ነው። ያው ቢዙም ሽፍን አልወድም ምክንያቱም ያው አካባቢውን ትንሽ ሙቀታማ ስለሆነ ብዙም እንድንለብስ ብዙም እንድናደርግ ብዙም ቦታ ራሱ አይፈቅድም። ስለዚህ ያው ለዚህ ስለዚህ ምክንያቱም ያው ሽፍን ካስገባን ክረምቱ እንጂ በጋ ላይ በጣም አስቸጋሪ ነው በጣም እንትን ይሆና። ይሞቃል ስለዚህ ብዙም እንትን አይደለም። ስለዚህ ምን አይነት ጫማ ትወዳለህ? ምን ጥያቄ ያብዛኛው አብዛኛው ያው ሻፈርታ እንደዛ አይነት ነገር ነው የምናደርገው ስለዚህ ቢዙም አስቸግርም ያው ሸፈትንም እምንጠቀመው ብዬ አስባለሁ ሸፈትን ነው ምወደው እኔ እንግዲህ

የአረፍ ጥያቄ ነው ጥያቄውን በጣም አይ ተቀብያለሁ በጣም አሪፍ ጥያቄ ነው ብዬ አስባለሁ። ዋይፋይ ትጠቀማለህ ይላል? ጥያቄው ያው አስፈላጊ ነው ብዬ አስባለሁ ዋይፋይ መጠቀም በጣም አስፈላጊ ነው። ያው ቴሌም በጣም እንትን እያደረገ ስለሆነ ያው ዋይፌን ብንጠቀም እንደዚህ አይነት ኦንላይን የሚያሰራ ምናምን ስንሰራ ከሆነ። ያው ለብዙ ሰው የሚመክረው ያው ዋይፋይን መጠቀም ያስፈልጋል ብዬ አስባለሁ። ያው ግዴታም ስለዚህ ዋይፋዬን ትጠቀማለህ የምል ጥያቄ አዎ እጠቀማለሁ። ያው ዋይፋይንም ደግሞ የምጠቀመው ያው ያ አንድ ወር ነው ያ አንድ ወር አንድ ቢያንስ አሁን ይጨምራል እንጂ። ባለፈው አምና ወደ አንድ ሺ አካባቢ ነበረ። ግን ትንሽ ዘንድሮ ጨምሯል እሱም ያ ቢሆንም እሱ ይሻላል ብዬ አስባለሁ። ያው ቴሌም በጣም ኢንትን እያደረገ ስለሆነ። ያው ሳፋሪ ደግሞ እኔ ላለሁበት አካባቢ አይ ብዙም አይሰራም ስለዚህ። ዋይፋይን እጠቀማለው ቴንኪው

በጣም አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁኝ ጥያቄ ያ ጥያቄ ነው በቅምያ አነባለሁ ከዛ ለመመለስ እሞክራለሁ። ያው ጥያቄ ወደ ወደ የትኛው ቦታ ተጉዘህ ታቃ ታቃለህ ይላል? ጥያቄ ያው እኔ ምጓዘው የትኛውም ብዙ ቦታ ተጉዤ አውቃለሁ ግን። እኔ አልዘጋዝንም ያልኩት አሁን ወደ አማራ ክልል አካባቢ ወደ ትግራይ ክልል አካባቢ ብዙ ቦታዎችን አልሄድኩም። ግን ብዙ ቦታ አሁን ወደ አዲስ አበባ አዋሳ። ሻሸመኔ እንደዛ አይነት ቦታዎችን ሄጃለሁ ተጉዤም አውቃለሁ። ያው በመኪና ነው የሚጓዘው ስለዚህ ያው በፕሌን ይጓዛል። ቦታም ብዙ ማክሲሲም ስለሌለ ያው በመኪና ነው የተጓዘው የተጋዘው የተጋዝኩት። ስለዚህ ወደ የትኛው ቦታ ተጎዘተህ ታውቃለህ? የሚል ጥያቄ በዚህ መልስ በዚህ እንትን ሞል ለመወለስ ሞክሬያለሁ። ቴንኪው አሪፍ ጥያቄ ነው። ያው በጣም አመሰግናለሁ

በጣም አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁኝ ጥያቄ ያው በቅድሚያ ጥያቄውን አነባለው የስራ ጊዜው እንዴት እንደማለት ጥያቄው ያው የስራ ጊዜ ትንሽ ቤዝ ያደርጋል። ያው እኔ በሳምንት በቀን ቢያንስ ሰሳት ሰዓት ስድስት ሰዓት እስከ ሰባት ሰዓት እስከ ስምንት ሰዓት አካባቢ እሰራሉ ማክሲመም ከበለጠ ዘጠኝ ሰዓት ስምንት ሰዓት ልሰራ እችላለሁ። ጠዋት ሁለት ሰዓት ላይ ነው የምገባው ቢያንስ አስራ አንድ ሰዓት አካባቢ እወጣለሁ። ስለዚህ ያው ብዙም እንትን የለም። ያው የራሴ የሆነ ቀን ቀን ላይ ያን ቪዲዮ ምናምንም ሪከርድ ለማድረግ ብዙም አይመችም። ስለዚህ ያው ለዛ ነው። ትንሽ ማታ አካባቢ ገብቼ ሪከርድ ባደርገውም ብዙም የራሴ የሆነውን እንትን መናፈሻ ምናምን ጊዜም አይኖርም። ስለዚህ ቡና መጠጣት እና ምሳ መብላት ብቻ ነው። ከዛ ከወጣን መስራት ነው ስለዚህ ትንሽ ቢዚ ያደርጋል። የራስ የሆነውን እንትን የለም። አመሰግናለሁ ቴንኪው።

በጣም አሪፍ ጥያቄ ነው። አመሰግናለሁ ስለሰጣችጉኝ ጥያቄ በመጀመሪያ ቅድመ ጥያቄን አነባለሁ መጠበቅ ግዴታ ነው ግዴታ ነው። ያ ጥያቄ ነው። ያ ለኔ መጠበቅ ነው ብዬ አስባለሁ ያው አንድ ጠባብ አንድ ሰው ያው እነሱ ያው ነቃል ምናምን ጋር አስገባ አጠባበቅ መጠበቅ ያንን ቃል መጠበቅ ግዴታ ነው። ግን ግዴታ የሚሆንበት የማይሆንበት ምክንያትም ለምሳሌ አንዳንድ ሰዎች ያው ግዴታ አይደለም ብሎ ሊወስድ ይችላል። ያው መጠበቅ ማለት ነው ለምሳሌ የተሻለው ካገኘ ይሄዳል። አይ ደግሞ እዛ ጋር መጠበቅ ግዴታ ነው የምል ጥያቄው? አይደለም የምል አፍራሽ ሊጋባ ሊጋባ ስለሚችል ይኸው ለኔ መጠበቅ ግዴታ ነው ብዬ አስባለሁ። ይኸው ግዴታም ስለሆነ ምናልባት የሆነ ቃል ምናምን ከገባን ያኔን ቃል መጠበቅ ግዴታ ነው ብዬ ስለሚያስብ ማለት ነው። ስለዚህ ለኔ መጠበቅ ግዴታ ነው። ብዬ ለመመለስ እሞክራለሁ። ቴንኪው

ያው አሪፍ ጥያቄ ነው? አመሰግናለሁ ስለሰጣችሁም ጥያቄ ያው ስለ ፀጉር እንክብካቤ ትወዳለህ ይላል ጥያቄው በጣም እወዳለሁ አስፈላጊም ነው ብዬ አስባለሁ ፀጉር አደገም አላደገም። ያው የግድ ማስተካከልና መጠበቅ ያስፈልጋል ብዬ አስባለሁ ብዙ እንትን ስለሚገባ ማለት ነው ፎረፎርም ያስቸግራል። እ ያው ከብዙ እንትን ለመከላከል ያው መጠቀም እንደዚህ አይነት ማስተካከል ያ ፀጉርን በትክክልም ማስተካከል ያስፈልጋል ብዬ አስባለሁ። እኔም እንደዛ ነኝ ያው ስለ ፀጉር እንክብካቤ በጣም የሚያውቁ አውቃለሁ ብዙም አንከባክባለሁ ፀጉርንም ስለዚህ አስፈላጊ ነው ብዬም አስባለሁ ማለት ነው። ለብዙ ሰዎች አሁን ፎረፎር ምናምን ቢያጣም በጣም አስቸጋሪ ነገር ነው እሱም ደግሞ የሚመጣው ያለማንከባከብ በመጀመሪያ ያለማንከባከብ ነው። ስለዚህ ከዛ በኋላ እናንከባክባለን ብንልም አንችልም ስለዚህ በጣም ነው የሚያስቸግረው በጊዜ ብናንከባክብ አሪፍ ነው ብዬ አስባለሁ። ቴንኪው

በጣም አሪፍ ጥያቄ ነው? ያው ጥያቄን ተቀብያለሁ ጥያቄን ለመመለስ እሞክራለሁ ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ይላል? ጥያቄው ያው አስፈላጊ ነው ብዬ አስባለሁ እንደዛ ነገር ማዘማረም ማለት ነው ስለዚህ ያው እኔም እጽፋለሁ። ያው ወደ ሱቅ ከመሄዴ በፊት ዝርዝሮቹን መጻፍ አስፈላጊ ነው ብዬ አስባለሁ ለብዙ ሰው ማለት ነው። ስለዚህ እኔም እጽፋለሁ ያው እንደዛ አይነት ነገሮችን ጥሩ ነው ብዬ አስባለሁ። ሱቅ ከሄደም በኋላ ብዙ እቃዎች ይረሳል። ስለዚህ እዛ ከሄድን ከመሄዴ በፊት ያው እንደዛ አይነት ነገር ያው መጻፍ ፅፈን ወረቀት ላይ ፅፈን ከዛ ያው ሁሉንም አንድ ላይ አድርገን ስለምናመጣ አስፈላጊ ነው ብዬ አስባለሁ ለብዙ ሰው ማለት ነው። ስለዚህ ምናልባት እዛ ከሄደን ከተመለስን በኋላ ስለሚያስቸግር ምናልባት ሊረሳ ይችላል። ቤት ላይ ያሰብነው ነገር ምናልባት በመንገድ በመኪና ምናምን ስለምንሄድ በታክሲ ምናምን ስለምንሄድ እዛም ሊረሳ ስለምችል ስለዚህ። ያው እኔ ወደ ሱቅ ከመሄዴ በፊት ያው ዝርዝርን ጽፌ ይዤ ነው የምሄደው ያው እንደዛ ነው። ቴንኪው አመሰግናለሁ በጣም አሪፍ ነው። ኦኬ

ያው አረፍ ጥያቄ ነው ጥያቄን ጥቁብ ብያለሁ ያው በጣም አረፍ ጥያቄ ነው ብዬ አስባለሁ ጥያቄን? ለመመለስ ሞክራለሁ ቤቱም ምን አይነት ጊዜ ታጸዳለህ ይላል ጥያቄው። ያው አኔ ማጸዳው ያው አስፈላጊ ነው። አንደ ቁአስትዖን አንትን ሲሆን ነው አንጂ ብዙም ያው ጠዋት ጠዋት ግዴታም ስለሆነ አፀዳለው። ስለዚህ ያው ብዙ ጊዜ ደሞ አንትን ከተበላሸ ግዴታም ስለሚሆን ስለዚህ በቀን ሁለቴም አደርጋለው። ግን አብዛኛው አብዛኛው ጊዜ በቀን አንዴ ነው መቶ ከበለጠ ሶስቴ ነው አንደዛ ነው ማደርገው ከዛ አይበልጥም። ያው አንደዛ ብዬ ለመመለስ ሞክራለው ሞክረዋለው። ያው ቤቱን ማፅዳትም ደሞ ጥሩ ነው ብዬ አስባለው። ያው ቆሻሻ አንዳይገባ ያው ለራሳችንም ጥቅም ነው ብዬ አስባለው። ትሃንቅ ዮዑር አመሰግናለሁ በጣም አሪፍ ጥያቄ ነው። ቀጣይ አጠብቃለሁ

ያው አሪፍ ጥያቄ ነው ጥያቄውን ለመመለስ እሞክራለሁ ያው ቀልድ ቀልዱን ለመናገር ትወዳለህ ይላል ጥያቄው። ያው እኔ ብዙ ጊዜ አው ቀልድ ቀልደኛ ነኝ በጣም። አጨዋወት ቀልዶችን አወራለሁ ያው ቀልድም ማውራትም ቡዚስም ሲያወራ ደግሞ በጣም ለማስማት እጓጓለሁ ያው አሪፍ ነው ብዬ አስባለሁ። ያው ከዲፕሬሽን ከብዙ ያው ከጭንቀት ምናምን ልንወጣ እንችላለን እንዴ? ያው አብዛኛው ጊዜ ማለት ነው። ስለዚህ ያው ቃል መናገር ምናልባት ቀለል አድርገን ልናይ እንችላለን ግን ብዙ ሰው ቀልድ የሚናገሩ ሰዎች ከምንናገሩ ሰዎች ጋር ምንላመ ትንሽ አብራቹ ስንሆን ነው የሚገባው ያ በጣም አሪፍ ነው ብዬ አስባለሁ። ቴንኪው በጣም አሪፍ ጥያቄ ነው። ያው ቃል መናገር ትወዳለሁ የምል ጥያቄው? ኣዎ አወዳለሁ በጣም አሪፍ ነው። ቀጣይ ጠብቃለሁ ቴንኪው እመሰግናለሁ

ያው አረፍ ጥያቄ ነው ያው ጥያቄ ነው አይቻለሁ ያው በቅድሚያ ጥያቄውን አነባለሁ ከዛ ጥያቄ ለመመለስ እሞክራለሁ። አስተያየት ነገር ነው አስተያየት መቀበል ትወዳለህ ይላል ጥያቄም? መቀበል በጣም እወዳለሁ ያው አስፈላጊም ነው ብዬ አስባለሁ። አንድ ሰው አስተያየት መስጠት ብቻ ማወቅ ሳይሆን መቀበልም አስፈላጊ ነው ብዬ አስባለሁ። ብዙ ሰዎች በቃ አስተያየት ያው አስተያየት ሲሰጠን በቃ ኔጌቲቭ ላይ ብቻ ነው የሚረዳው። ስለዚህ አስተያየት ሲሰጥ ያው ከዛ አስተያየት የምንማረው ነገር ብዙ ነገር አለ። ስለዚህ አንድ ሰው ትክክለኛ ሰላማዊ ሰው መሆን ከፈለገ አስተያየት መቀበል አስፈላጊ ጋር ብዬ አስባለሁ። ያው ብዙ ሰዎች የሚጎዳው እዛ በዛኛው ፓርት ላይ ነው። እና ለምሳሌ አስተያየት መስጠት ይፈልጋል ግን መቀበል አይፈልግም። ለምሳሌ አንድ ስራ ሰው ሲሰራ የሆነ ስራን ሲሰራ ያው አስተያየት እኔ ያው ለምሳሌ እኔ የሆነ ሰው አስተያየት ቢሰጥ አሪፍ ነው ብዬ አስባለሁ። ያው አስቸላጊም ነው ብዬ አስባለሁ። ምክንያቱም ያው አስተያየት ካልተሰጠ ሁሉም ነገር ትክክል ነው ብሎ ነው የሚሄደው። ያው ምናልባት ትክክለኛን ትክክልም ላይሆን ይችላል። ስለዚህ ያንን ውሸት ከሆነ ትክክለኛ የሆነ ነገር ውሸት ከሆነ ውሸት ነው ብሎ የሚል የለም የሚመልስ ሰው መኖር ያስፈልጋል ብዬ አስባለሁ። ብዙ ሰው ደግሞ እንደዛ አይኖርም አሁን ለምሳሌ ያው አስተያየት ከሌለ ሁሉም ነገር የሆነ እውነት እውነት አድርጎ ነው የሚያስበው። ስለዚህ አስተያየት መቀበል ጥሩ ነው ብዬ አስባለሁ። ለብዙ ሰው አስተያየትም መቀበል ግዴታም ነው። እንዴ እንደ ግዴታ አድርጎ ቢቀበል ያው አንዱ አሁን ለምሳሌ አስተር የሚሰጠው ሰው የግድ አስተያየትን መቀበል የሚችል ሰው መሆን አሳልጋለሁ ብዬ የስ ይባላል። እኔ ደግሞ ያው አስተያየቴን መሰጠት መስጠትም እችላለሁ መቀበልም እችላለሁ። ስለዚህ አስተያየት መቀበል ትወዳለህ? ለምን ጥያቄ እወዳለሁ በጣም ነው የምወደው ቴንኪው መስክናን ነው።

በጣም አሪፍ ጥያቄ ነው የምታስታውሰው ልዩ በዓል አለ? ይላል ጥያቄው የሆነ በአም በጣም የማስታውሰው የሚያስታውሰው ብዬ የምታስታውሰው በዓል አለ ወይ በዓል አለ ወይ የሚለው ጥያቄ እኔ በጣም የማስታውሰው ትንሣኤ በጣም አስታውሰዋለሁ አዎ ምክንያቱም ክርስቶስ የተነሳበት ባዓል ስለሆነ ያው እሱን በጣም አስታውሳለሁ ያው በኔ ልዩ ባዓል ነው ብዬ የማስበው ባዓልም እሱ ነው ያው በጣም አስፈላጊ ነው ብዬ አስብም ያው ለብዙ ሰው ለገባው ሰው በጣም ጥሩ ባዓል ነው ብዬ ነው ያው የአለም መድሃኒት ያው ከተወለደ በኋላ ያው ተወለደ አደገ ሞተ ያው ሞትን ድል አድርጎ እንደተነሳ ያው የምናውቀው ባዓል ነው ብዬ አስብ ስለማስብ በጣም ልዩ በዓል አለ የምለው በዓል ያው ለኔ በጣም እሱ ነው በጣም ጸዴ አሪፍ ባል ነው

በጣም አሪፍ ጥያቄ ነው መዋኛ ጥያቄው ያ ጥያቄውን በመጀመሪያ አነባለሁ ከዛ ለመመለስ እሞክራለሁ መዋኘት ትችላለህ? ይላል ጥያቄው አዎ እችላለሁ መዋኘት እወዳለሁ እችላለሁ በጣም የሚወደው እንትን የሚመኘው በጣም አሪፍ ነው ያው በጣም እንትን ነው ያው በዛም ሻወር መግባትም ደግሞ መዋኛትም አመሰግናለሁ

ያ ቅጽል ዝም አለ ይላል ጥያቄዊ አዎ አለኝ ያው ቅጽል ዝም ማለት። ተጨማሪ እንደኔ እንደኔ በኔ በኩል ቅጸል ስም የሚለው ምናልባት በተጨማሪ ስም ወይም ተጨማሪ ስም ነው። ምን ሜጀር ስም አለ ከዛኝም በተጨማሪ ስም ነው የሚለው መሰለኝ